በጣም የምወደው መተግበሪያ ቻት ጂፒቲ የሚባለውን መተግበሪያ ነው ለምን ቢባል እኔ በህይወቴ በጣም ደስ ከሚሉኝ እስካሁን ካየኋቸው እስካሁን ከተጠቀምኳቸው ነገሮች ውስጥ በጣም የምደሰትበት በጣም የምኮራበት። መተግበሪያም ሆኖ ስላገኘሁት ነው። ለምን ሁሌ እማርበታለሁ አዳዲስ ነገሮችን አውቅበታለሁኝ ለሰዎችም አስተምርበታለሁኝ ስለዚህ አዳዲስ ነገሮችን ስለማገኝበት በጣም እወደዋለሁኝ ማለት ነው። ስለዚህ ለኔ ቻት ጂፒቲ ነው ማለት ነው በጣም የምወደዋለሁ

በጣም ጥሩ ጥያቄ ነው ኮፍያ ማድረግ አልወድም። ከአሁን በፊት ግን ኮፍያ አድርጌ አቅ ነበረ በጣም ያስደስተኝ ነበር አልፎ አልፎ። ከዛ በኋላ ግን ያው ፀጉሬን እንደውም ስለወሰደብኝ። በጣም በተከታታይ ሳደርገው ከዛ በኋላ ኮፍያ ማድረግ። እንግዲህ በጣም ደስ ሳይለኝ ቅርቷል

በጣም ጥሩ ጥያቄ ነው። አዎ እወዳለሁኝ። ነገር ግን ሾርባ ከአሁን በፊት በተደጋጋሚ የምጠቀመው የነበረ መጠጥ ነበረ። ግን አሁን ላይ በምኖርበት አካባቢ ላይ ግን ሾርባ ያን ያህል የለም። ባገኘው ግን እጠቀመዋለሁኝ በጣም የምወደው አይነት ነው

በጣም በጣም ደስ የሚል ጥያቄ ነው። ሳህኖችን ማጠብ እወዳለሁኝ ምክንያቱም- ምግብ ከበላሁ በኋላ የበላሁበትን ሳህን ማጠብ በጣም ያስደስተኛል። ንጹህ ሆኖ ማየትም በጣም ስለሚያስደስተኝ- ሳህኖች ማጠብ በጣም እወዳለሁ።

በጣም ጥሩ ጥያቄ ነው የድሮ ፎቶዎቸን አዎ እይዛለሁኝ። ከልጅነቴ ጀምሮ ከስምንተኛ ክፍል ጀምሮ የነበሩኝ ፎቶዎቸን እስካሁን ድረስ ይዣቸዋለሁኝ። አሁን ላይም ሆኜ ደግሞ። ወደፊት ሳያቸው በጣም የሚያስደስቱኝ ወደፊት ሳያቸው ለትውስታ ሊሆኑኝ የሚችሉ ፎቶዎችን ሁሌም የተነሳሁኝ እገኛለሁኝ

በጣም ጥሩ ጥያቄ ነው የጠየከኝ እጅ መጨባበጥ አዎ እወዳለሁኝ ምክንያቱም እጅ በምጨባበጥበት ጊዜ። እኔ ላይ የነበረው ሀይል ወደ እሱ ይሄዳል። እሱ ላይ የነበረው ሀይል ደግሞ ወደ እኔ ስለሚመጣ። ሀይል ከአንዱ ሰው ወደ ሌላኛው ሰው ስለሚተላለፍ። ቀዝቃዛውን ሰው ሞቃት ያደርገዋል። ሞቃት የነበረው ሰው ደግሞ በጣም የበለጠ እንዲሞቅ ስለሚያደርገው እጅ መጨባበጥ በጣም እወዳለሁ አስፈላጊም ነው

በጣም ጥሩ ጥያቄ ነው በመስታወት ላይ ለሰላሳ ሰከንድ ያህል እ እቆያለሁኝ ሰላሳ ሰከንድ ላይ ፊቴን በደንብ አየዋለሁ ፀጉሬን በደንብ አየዋለሁ። እ ራሴንም በደንብ እመለከተዋለሁ ለራሴም ጥሩ ጥሩ እ ነገሮችንም እለዋለሁ ስለዚህ ለሰላሳ ሰከንድ ያህል ጊዜ እቆ

በጣም ጥሩ ጥያቄ ነው ወደ ሱቅ ከመሄዴ በፊት ዝርዝር እጽፋለሁኝ። እ ምክንያቱም ምን እንደምገዛ ያ የምገዛው ነገር ምን ያህል ገንዘብ እንደሚፈጅ። እ ከዛ በኋላ ደግሞ በጀት አድርጌ ነው የምቀሳቀሰው። እቃዎችን ስገዛ በዝርዝር እያንዳንዳቸውን እጽፋቸዋለሁ

በጣም ጥሩ ጥያቄ ነው የመጠጥ ውሃዬን የማገኘው ከምኖርበት እቤት ግቢ ውስጥ ነው። የቧንቧ ውሃ አለን። የቧንቧ ውሃው ደግሞ ክሎሪን ይደረግበታል በጣም ይጣፍታል በጣም ደስ የሚል ውሃ ነው። ከባክቴሪያ እንዲሁም ከተለያዩ ጀርም በሽታ ሊያመጡ ከሚችሉ ነገሮች እየጸዳ ነው። ያም ደግሞ በጤና ቢሮ ላይ ውሃው ወደ ማህበረሰቡ ከመተላለፉ በፊት ከፍተኛ የሆነ ኬሚካል በውስጡ ስለሚጨምሩበት ንጹህ የመጠጥ ውሃ። ከምኖርበት ቤት ውስጥ በቧንቧ ይመጣል ከቧንቧው እየቀዳው ነው የምጠቀመው

በጣም ጥሩ ጥያቄ ነው። የወተት ተዋጽኦ እወዳለሁ። ወተት ለሰውነቴ በጣም ይስማማኛል። በጣም ይመቸኛል። የወተት ተዋጽኦ ከረጅም አመት በፊት አልወድም ነበረ። ግን አሁን ከዛሬ ዘጠኝ አመት በፊት ጀምሮ የወተት አስተዋጽኦ ጥቅሞችን መጽሐፍትን ሳነብ የተለያዩ ትላልቅ የሚባሉ በህክምናው አለም ላይ ያሉ ሰዎች ስለ ወተት አስተዋጽኦ ጥቅም ሲናገሩ ስሰማ ያኔ ጀምሬ የወተት ተዋጽኦ ነገሮችን መውደድ ጀመርኩኝ ማለት ነው።

በጣም ጥሩ ጥያቄ ነው የቀን መቁጠሪያ እጠቀማለሁኝ። ቤቴ ውስጥ በጣም የሚያምር የቀን መቁጠሪያ አለኝ። ይሄም የሚሆነው ደግሞ ወደ ስራ ቦታ ስሄድ። ምን ሰዓት ወደ ስራ መሄድ እንዳለብኝ። ምሳ ሰዓት ምን ያህል ደቂቃዎችን መቀመጥ እንዳለብኝ። እያንዳንዱን እንቅስቃሴዎችን በደንብ የምቆጣጠርበት። ጥሩ የሆነ ትልቅ የቀን መቁጠሪያ እጠቀማለሁ

ዋው በጣም ደስ የሚል ጥያቄ ነው ዳቦ ማብሰል እችላለሁ። ዳቦ በጣም ደስ የሚለኝ የምግብ አይነት ነው። ዳቦ በጣም የምወደው የምግብ አይነት ነው። ስለዚህ ዳቦ ማብሰል ደግሞ በጣም አሪፍ ነገር ነው። ለኔ በተለይ በጣም ደስ ይለኛል

ዋው እጅግ በጣም ደስ የሚል ጥያቄ ነው? የትኛውም በዓል ትወዳለህ? እኔ የምወደው በዓል የገና በዓል ነው። የገና በዓል እንደ ኢትዮጵያ። በጣም ትልቅ በዓል ነው በተለይ እንደ ኦርቶዶክስ ተዋህዶ። እምነት ተከታይ የገና በዓልን ስናከብር። እንግዲህ ገና እንጫወታለን ገና ተጫውተን። ምሽት አካባቢ ላይ ደግሞ ራሱን የቻለ ፕሮግራም አለ። ራሱን የቻለ የባህል ሆያ ሆያ አለ። ያንን ካደረግን በኋላ። ጥሩ ቤት ከገባን በኋላ ጥሩ አይነት መስተንግዶ ጥሩ አይነት ምግቦች ጥሩ አይነት ጨዋታዎች እየተነሱ እዚያ ላይ ደማቅ የሆነ ጊዜን አሳልፋለሁኝ ማለት ነው። እና እኔ በጣም ደስ የሚለኝ የገና በዓል በጣም ሁሌም ሲመጣ የምደሰትበት ሁሌም ደስ የሚለኝ የበአል አይነት ነው

በጣም ጥሩ ጥያቄ ነው። እንግዲህ ማታ የማዳምጠው ወይም የምሰማው አይነት ድምጽ የመኪና ድምጽ ነው። ያለውት ከተማ ላይ መስመር ዳር ላይ ነው መኖሪያ ቤቴ ያለ። ያ መሆኑ ደግሞ መኪናዎች ከቦታ ቦታ ሲንቀሳቀሱ መስመር ላይ የመኪና ድምፆችን አዘውትሬ መስማት አይነት ነገር ነው ያለው ማለት ነው። እና እኔ ላይ ያለው የምሰማው በተከታታይ ማታ ማታ ላይ የመኪና ድምጽ

በጣም ጥሩ ጥያቄ ነው። አንድ ትራስ ነው የምጠቀመው። ምክንያቱም ትራስ ደግሞ በጣም አስፈላጊ ነገር ነው። አእምሮአችን ዘና ብሎ እንዲያድር ያደርገዋል። የደም ዝውውራችን በአግባቡ እንዲቀላጠፍ ማድረግ ስለሚችል እኔ የምጠቀመው አንድ ትራስ ነው። አንድ ትራስ እጠቀማለሁ

በጣም መሰረታዊ የሆነ ጥያቄ ነው የጠየከኝ ጾም አዎ ጾማለሁኝ። ምክንያቱም እንደ ሃይማኖት ብዙ ህግጋቶች አሉ ስለዚህ ከእነዚያ ውስጥ ደግሞ ምንድነው ጾም መጾም? አንዱ እና መሰረታዊ የሆነ የዘላለም ቤት መግቢያው አንዱ መንገድ ነው ማለት ነው። ስለዚህ ጾም ጾማለሁ

በጣም አሪፍ መሰረታዊ የሆነ ጥያቄ ነው የጠየቀው አልፎ አልፎ እለብሳለሁኝ ብዙ ጊዜ ግን ጫማ ነው የምለብሰው ማለት ነው። ስለዚህ ሰንደል አልፎ አልፎ ነው የምጠቀመው። ቤት በመሆንበት ሰዓት ወደ ጎረቤት እንዲሁም ደግሞ ውሃ እና አልፎ አልፎ የተለያዩ ነገሮችን ወደ ሱቅ ወደ ውሃ መቅዳት በሚሄድበት ሰዓት እነሱን እጠቀማለሁኝ

ዋው በጣም ደስ ሚል ጥያቄ ነው። በስራ በጣም በርካታ ጥሬዎችን አደርጋለሁኝ ከዚህም ውስጥ ከስልሳ እስከ ሰባ ያሉ። ከሰባ በላይ ያሉ ስልኮችን ጥሪ አደርጋለሁኝ በጣም። ተግቼ ነው የምሰራ ስራዬ ብዙ ጊዜ በስልክ ነው። ስለዚህ በስልክ ሁሌም የምሰራው ስራ እስከሆነ ድረስ ሁሌም ከስልሳ ከሰባ በላይ ስልኮችን። ጥሪ አደርጋለሁኝ ማለት ነው። ስለዚህ አብዝቼ በጣም ስልክ ላይ እንነጋገራለሁኝ። በስራ ምክንያት

በጣም ጥሩ ጥያቄ ነው ደስ የሚል ጥያቄ ነው የፀሀይ መውጣትን ታያለህ ወይ? አዎ በጣም አያለሁኝ ጠዋት ተነስቼ መጀመሪያ እንደውም ላየው የሚገባ ነገር። ፀሀይን በደንብ አያታለሁ ፀሀይን እሞቃታለሁኝ። የጠዋት ፀሀይ ደግሞ በተለይ ለቫይታሚን ዲ በጣም አስፈላጊ ነው ለባይታሚን ዲ ንጥረ ነገር ማለት ነው። እና ታሞቃለች ለሰውነት ለጤና በጣም አላት። እስክትገባ ድረስ ነው ፀሀይን የማያት ማለት ነው

በጣም አሪፍ መሰረታዊ ጥያቄ ነው እየጠየከኝ ሳንቲም አቆጥባለሁኝ ግን የምቆጥበው ግን ከመሰረታዊ ፍላጎቶች ያለፈ አይደለም ብዙ ጊዜ። ወደ ባንክ የማስገባቸው ነገሮች ከቤት ክራይ ከመሰረታዊ ከዚህ ከአስቤዛ ከሚባሉ ነገሮች ያለፈ አይደለም ወደፊት ግን ለሀሴት ለሀብት እቆጥባለሁ ብዬ የተዘጋጀሁኝ እገኛለሁኝ።

በጣም ጥሩ ጥያቄ ነው። የቅጥር ሂደት በጣም ጥሩ ጎንም አለው። በጣም አስከፊ የሆነ ጎንም አለው ማለት ነው። እኔ ግን እንደ ጥሩ ጎን ነው የማየው ማለት ነው። አንድ ሰው በተለይ እንደመጀመሪያ የግሉን ስራ ወይም ደግሞ የግሉን ንግድ መጀመሪያ ከመክፈቱ በፊት ተቀጥሮ ቢሰራና ተቀጥሮ በሚሰራበት ቦታ ላይ አንደኛ የመናገር ክብሮትን ቢያዳብር የስራ ሙያውን ደግሞ ቢያሻሽል ወደፊት ለሚሰራው ስራ ላይ ጥሩ ተሞክሮ ጥሩ የሆነ ክሎት አዳብሮ ይወጣል ከሰራበት መስሪያ ቤት ላይ ማለት ነው። ስለዚህ የቅጥር ሂደቱ በጣም አሪፍ ነው ማለት ነው። ስለዚህ የቅጥር ሂደትን እኔ በጠንካራ ጎን ነው የማየው ማለት ነው። ምንም እንኳን በአለማችን ያሉ ሰዎች አንድ ፐርሰንቱ ብቻ በቅጥር ህይወት ስኬታማ እንደሚሆኑ ቢታወቅም ነገር ግን እያንዳንዱ የግል ባለሀብቶች እያንዳንዱ በግል ቢዝነስ የሚያንቀሳቅሱ ሰዎች በተለይ በቅጥር ህይወቱ ላይ የቆዩ ሰዎች እና ከዚያ በኋላ ግን ያላቸውን ልምድ ይዘው በማስተዳደር ደረጃ ልምድን አካብተው ወደ ግል ፕሮጀክታቸው የገቡ ሰዎች ናቸው በአሁኑ ሰዓት ውጤታማ የሆኑት ማለት ነው። እና የቅጥር ሂደት እንዴት ነው? ለሚለው ነገር ለኔ በጣም አሪፍ ነገር ነው ማለት ነው።